የቀን መቁጠሪያ ትጠቀማለህ ወይ ነው? አዎ በሚገባ ምክንያቱም አንድ አዲስ አመት ሲገባ ሁልጊዜም የአመት እቅድ አወጣለሁኝ በዛን ሰዓት ደግሞ። ለኔ በመጀመሪያ አስፈላጊው ነገር የቀን መቁጠሪያ ነው። ስለዚህ እያንዳንዱን የበአለት ቀን እያንዳንዱን ወራሽ ሁሉን ነገር አይቼ እቅድ አወጣለሁኝ ማለት ነው። በዚያ ሰዓት የቀን መቁጠሪያ እጠቀማለሁ

ስለ ልጅነቴ የመኖሪያ ቤት ንገረኝ ነው? ጥያቄው በመጀመሪያ ከግቢው እንጀምር ግቢ ያለው ቤት ውስጥ ነው። የኖርነው ሰፊ ግቢ ነው። ያለን ከዚያ ደግሞ በአበባ የተሞላነው ዘንባባ እና ቴምር እንደዚሁም ደግሞ የተለያዩ አበቦች አሉት። ከዚያ በኋላ መናፍሻ ቦታ አለን። ለየት ያለ የጨርቅ ወንበር አለን እዚያ ጋር ተቀምጠን አባባ ግቢ ውስጥ የምንዝናና አበቦችን እያየን የምንሯሯጠው የምንጫወትበት ቦታ ማለት ነው። ከዚያ ደግሞ ቤታችን ጠባብ ክፍል ናት ግን ደግሞ የኛ መኝታ ክፍል አላት። የእናትና አባቶቻችን የምተኙበት መኝታ ክፍል አላት እቃ ቤት እንደዚሁም ደግሞ ሳሎን አለው። ከዚያ ደግሞ በድሮና በባህላዊ እቃዎች የተሞላ እጅግ ያማረ መኖሪያ ቤት ነበር ያለ

ሳንደል ትለብሳለህ ወይ? ነው አዎ እለብሳለሁ ያው ብዙ አይነት ጫማዎች አሉ እንደምንሄድበት ቦታ እንደሚያስፈልገን ወይንም ደግሞ እንደራሳችን ምቾት ይለያያል። ሳንደ ልስን እኔ ቤት ውስጥ ስሆን ሁልጊዜም ቤት ውስጥ ስሆን ሳንደል ነው የምጠቀመው። እንደዚሁም ደግሞ ቀለል ማለት ስፈልግ እንዲሁ ሰፈር ውስጥ ስወጣ ወይ ደግሞ ቤተክርስቲያን ስሄድ እጠቀማለሁ

ስለ ፀጉርህ ትንገባገባለህ ትወደዋለህ? አዎ በሚገባ። በተለይ ለሴት ልጅ ፀጉር ውበት ነው ከዛም አልፎ ደግሞ አክሊል ነው ግርማ ሞገስ ነው እንደ ንግስት ነው የሚያደርጋት ማለት ነው። እና እኔ አሉኝ ከምላቸው ውበት ሀብት አንዱና ዋናው ፀጉሬ ነው። እሱን መንከባከብ በሱ መዋብ በጣም የምወደው ነገር ነው